ጣት እኔ እንጀራ ምናምን መብላት አደርጋለሁ ፍርፍር ምናምን ካለ። አንዳንዴ ጾም ሲሆን ደሞ ምንም ሳልበላ እዲሁ ወጥቼ ወደ ስራ እሄዳለሁ። ጾም ካልሆነ ደሞ በጧት ምግብ እበላለሁ።

አቦ ከደንበኞች ጋራ እገናኛለሁ። ከደንበኞች ጋራ መገናኘት ምንድነው ጥቅሙ? እ አቺ ከ ደንበኞች ጋራ መገናኘት ጥቅሙ ምንድን ነው? ከደንበኞች ጋር ጥቅሙ እምገናኘው ለመግባባትና አንዳንድ ነገሮችን ለማስተካከል።

በእጅ መሸመን አላውቅም። ግን አንዳንዴ በቲቪ ሸማኔዎች ሲሸምኑ አያለሁ። እና መሸማንን ብለማመድ ደስ ይለኛል። ሽማኔ በጣም ደስ ይላል። እና ሽማኔን ብንሞክር እላለሁ ሁላችንም በጣም ጥሩ ሙያ ነው መሸማን እና ደስ ደስ ይላል።

የስራ እቅዶች መርሆች ደንቦችን እከተላለሁ ካለዛ ውጪ ሁሉ የምንሰራው ነገሮች መጥፎ ይሆኑብናል ማለት ነው። ስለዚህ እኛ ሰዎች ስራ ደንብና ህግ አሰራር መከተል አለብኝ ባይ ነኝ እና ሁላችሁም በየ ህጉ በየስራ ደንቡ የየስራ ደንቡን ተከልተሉት ነው የምለው።